በስራ ጊዜ በየ በየስራ መሃሉ የእረፍት ጊዜዎችን አሳልፋለሁ በስራ መሃሉ መሃል እረፍት የማድረግባቸው ጊዜያቶችም አንደኛ የሻይ ቡና እረፍት በማድረግበት ጊዜ ከጓደኞቼ ጋር በመሆን የተጨናነቀውን የአእምሮ ለማዝናናትና አዲስ መንፈስ ይዞ ወደ ስራ ለመመለስ ያመች ዘንድ የሻይ ቡና እረፍትም ስላለው በመሃል እንደዛን በአግባቡ እጠቀማለሁ። እንዲሁም ደግሞ በመሃሉ የምሳ ሰዓት እረፍት አለው የምሳ ሰዓት እረፍት ከስራውን በስራዎች ከተሰሩ በኋላ ምሳ በሚበላበት ጊዜ የሚወሰድ የእረፍት አይነት ነው። የተጨናነቀውን የአእምሮ ለማዝናናትና አዲስ መንፈስ ይዞ ወደ ስራ ለመመለስ ያመች ዘንድ የሻይ ቡና እረፍትም ስላለው በመሃል እንደዛን በአግባቡ እጠቀማለሁ። እንዲሁም ደግሞ በመሃሉ የምሳ ሰዓት እረፍት አለው የምሳ ሰዓት እረፍት ከስራውን በስራዎች ከተሰሩ በኋላ ምሳ በሚበላበት ጊዜ የሚወሰድ የእረፍት አይነት ነው። ስለዚህ በስራ ጊዜ ከስራው ጎልጎን ድካም ሲሰማኝ ውሃ በመጠጣት ቡና በመሻይ በማለትና የተለያዩ እረፍት የሚሰጡ አካባቢዎች ጥላ ያለባቸውን አካባቢዎች በተለይ ስራዬ

በርካታ የፍራፍሬ አይነቶችን የምወድ ስሆን ከምወዳቸው የፍራፍሬ አይነቶች መካከል ጥቂቶቹ የሚከተሉት ናቸው እነሱም ብርቱካን ሎሚ ማንጎ ፓፓያ ሙዝ የመሳሰሉ የተለያየ ሰውነታችን የተለያየ ጥቅም የሚሰጡና በጣም ተወዳጅ የፍራፍሬ አይነቶች ናቸው። በተለይ ብርቱካን ጣፋጭነት ስሜት ያለው ሲሆን በጣም ደስ የሚልና ጥሩ መንፈስን የሚያረጋጋ የተለያዩ ቫይታሚኖችን የምናገኝበት የፍራፍሬ አይነት ነው። ሎሚን በምመለከትበት ጊዜ ስትሪክ አሲድ የተባለ በውስጡ የያዝ ንጥረ ነገር የያዘ ሲሆን የመቆምጠጥ ባህሪ አለውና በጣም ደስ የሚልና የተለያዩ በሽታዎችን የምንከላከልባቸውን ቫይታይሚኖች በውስጡ የያዘ ነው። ማንጎም እንዲሁ በጣም አስፈላጊና በጣም ተወዳጅ ነው። ፓፓይ ፓፓያ እንዲሁ በጣም አሪፍ ከሚባሉና የተለያዩ ቫይራሚኖችን ከምናገኝባቸው የፍራፍሬ አይነቶች ውስጥ ይመደባሉ። ሙዝ ሙዝ ደግሞ ጣፋጭነት ያለውና በተለይ ደግሞ ከላይ ያለው ልባስ ተልጦ ስለሆነ የሚበላው ከተለያዩ በንክኪ ወይም ደግሞ በተለያየ ተላላፊ የሆኑ በሽታዎችን ከመከላከል አኳያ። ሙዝ በጣም አሪፍና አስተማማኝ ነው ሌሎችንም እንደዚሁ በማጠብና ንጽህናቸውን በመጠበቅ መመገባችን አስፈላጊ መሆኑን በዚህ አጋጣሚ መጥቀስ እወዳለሁ። ስለዚህ እነዚህን በጣም የምወዳቸውና ዘወትር አዘውትሬ ከምመገባቸው የፍራፍሬነቶች ውስጥ ይጠቀሳል።

የቴክኖሎጂ ችግር ሲያጋጥመኝ በርካታ የመፍትሄ ሀሳቦችን እወስዳለሁ። ከነዚህም መካከል አንደኛ ደጋፊ ወይም ደግሞ ሰፖርት ቲም ሚባሉትን የደጋፊ ቡድን አባላትን በማግኘት ስለቴክኖሎጂው ችግር እና መፍተሄ እጠይቃለሁ። በሁለተኛ ደግሞ የተለዩ ድረገጾችን በማየት እና ገጾችንም በደንብ አድርጌ በመፈተሽ በማንበብ ችግሩ ምን እንደሆነ እና ችግሩ ከተገነዘቡ በኋላ መፍተሄው ምን ሊሆን እንደሚችል በማየት ከተለያዩ ድረገጾች ላይ መረጃዎችን በመፈተሽ ስለ ቴክኖሎጂው ያለውን ነገር ለመፍታት እሞክራለሁ። እንዲሁም ደግሞ በዛ በችግሩ ወይም ደግሞ በቴክኖሎጂው ዙሪያ የተሰሩ የተለዩ ቪዲዮዎችን በተለዩ ማስረጃዎችን፣ ጽሁፎችን እንደዚህም ደግሞ የተለዩ ፕሮሰሶችን በማየት እና በማንበብ ችግሩ ምንድን ነው፣ መፍተሄውስ ምንድን ነው፣ ከተፈታስ በኋላ ሊሰጥ የሚችለው ጥቅም ምንድን ነው የሚሉት የተለዩ ግባቶችን በመለየት እና በማግኘት ችግሮችን ለመፍታት ጥረት አደርጋለሁ። ስለሆነም ቴክኖሎጂ ሲያጋጥም ቴክኖሎጂን ለመፍታት የተለዩ መረጃዎችን በማሰባሰብ፣ ኢንተርኔት ስልክ ወይም ኮምፒተርን በመጠቀም እና ስለ እዛ ስለ ችግር ስለተፈጠረው የቴክኖሎጂው አይነት ምን ምን አይነት የመፍተሄ አሳቦች ይኖራሉ የሚሉትን ነገሮች በደንብ አድርጎ በማደራጃት ችግሮችን መፍታት እና ለጥቅም እንዲሆን ማድረግ አስፈላጊ ነው ብዬ አምናለው።

ቤትን ማጽዳት በጣም አስፈላጊና ለኑሮ ምቹ ማድረግ ስለሆነ፤ ቤቴን ወለሉን በየቀኑ ዘወትር በየቀኑ አጸዳለሁ። እንዲሁም ግድግዳና ኮርኔሱን ደግሞ በሳምንት ሶስት ጊዜ አጸዳለሁ። የግድግዳ ኮርኔሱና የወለሉ ልዩነት የመጣው ወለሉ በርካታ ሰው ስለሚወጣ ስለሚገባበት እና የተለያዩ ቆሻሻዎች ስለሚረግፉበት በየቀኑ መጸዳት ስላለበትና ንጹህ መሆን ስላለበት ወለሉን በየቀኑ በማጽዳት ንጹህ እንዲሆን ማድረግ ያስፈልጋል። ግድግዳውን እና ኮርኔስን ግን በሳምንት ሶስት ጊዜ ከተጸዳ በቂ ነው። ምክንያቱም ብዙም ከብናኝ አቧራ መሰል ነገሮች ውጭ ሌላ ነገር ብዙም የተጋለጠ ስላልሆነ፤ እነሱን በሳምንት ሶስት ጊዜ አጸዳቸዋለሁ። ንጹህ ነው ስለዚህ ቤትም ምቹ ውብ ማራኪና ለኑሮም ተስማሚ ለማድረግ ማጽዳት አስፈላጊ ነው። ቤትን ማጽዳት ከተለያዩ በሽታዎች ጤናችን እንጠብቅበታለን። ንጹህ ሲሆን የመንፈሳችን በደንብ ይረጋጋ፣ የተለያዩ ጭንቀቶችን እናስወግዳለን፣ ዘና ፈታ ብለን ጊዜያችንን ቤታችንን ቁጭ ብለን እንድናሳልፍ ያደርገናል፣ ስለዚህ የቤታችንን ንጽህና መጠበቅ በጣም አስፈላጊ ስለሆነ ቤቴን በደንብ አድርጌ ንጽህናውን በመጠበቅ እና ለ ለህይወቴም ምቹና ጽዱ የሆነ ህይወት እንዲኖረኝ ለማድረግ የራሴን አስተዋጽኦ አደርጋለሁ። ከዚህም በተጨማሪ፣ ቤትን ማጽዳት የተለያዩ እንግዶች በሚመጡበት ጊዜ ጽዳት ከተምረውና እነሱም ቤታቸው ላይ ወስደው ጽዳትን ተግባራዊ እንዲያደርጉ የራሴን ተሞክሮ እሰጣችኋለሁ። በዚህም የተነሳ በርካታ ሰዎች ቤትን ማጽዳት ጥሩ እንደሆነ ግንዛቤ በመስጠት ቤቴን በደንብ አድርጌ እያጸዳሁና እየተንከባከብሁ እገኛለሁ።

ዘመኑ የቴክኖሎጂ እንደመሆኑ መጠን አዳዲስ የስራ ግኝቶችን መፍጠር በጣም አስፈላጊ ነው። ስለሆነ ህይወትን ቀለል የሚያደርጉ፣ ብዙ ወጪና ገንዘብ የሚያስወጡ፣ ጊዜን የሚቆጥቡ እና ግኝትን እፈጥራለሁ። ስለሆነ እዳዲስ ግኝቶች በህይወታችን ውስጥ ስራዎችን ቀለል ባለና ምቾት ባለው ሁኔታ ብዙም ጉልበት ሳናወጣ፣ ብዙም ገንዘብ ሳናወጣ፣ ብዙም ስቃይ ሳይኖርብን ውጤት እንድናመጣ የሚያስችሉ ነገሮች ስለሆኑ ግኝቶችን እፈጥራለሁ። በቀጣይም ወደፊት ግኝቶች በጣም አስፈላጊና ተፈጥሮአዊ ናቸው ብዬ አስባለሁ። ምክንያቱም በቀጣይ ዘመኑ የቴክኖሎጂ እንደመሆኑ መጠን የተለያዩ ግኝቶችን በመፍጠርና ከባድ የነበሩ ስራዎችን በቀላሉ እንዲሰሩና ውጤታቸውን በቀላሉ እንዲታይል ማድረግ አስፈላጊ ነው። ስለሆነም ጊዜን በአግባቡ ከመጠቀም አንፃር፣ ወጪን ከመቆጠብ አንፃር፣ ገንዘብን ያላግባ ከማውጣት አንፃር፣ ምቹና አስተማማኝ ህይወትን ከመኖር አንፃር፣ ግኝቶችን መፍጠር በጣም አስፈላጊ ነው። አዳዲስ ግኝቶች በሚፈጠሩበት ጊዜ እርግጥ እስከ ተሞክረው ውጤት እስከሚያመጡ ድረስ አስቸጋሪና አድካሚ ሊሆን ይችላል። ነገር ግን ከተገኙና ሙከራቸውን ጨርሰው ወደ ተግባራ ከገቡ በኋላ በርካታ አስደሳችና ውጤታማ የሆኑ ስራዎችን እንድንሰራ ስለሚያደርጉን በጣም ለህይወታችን ቀላልና ምቹ የሆነ ጊዜ እንድናሳልፍ ያደርጉናል። ስለዚህ አዳዲስ የስራ ግኝቶችን መፍጠር አስፈላጊና ምንም አይነት አማራጭ የሌለው ወሰኝም ጊዜ ስለሆነ ግኝቶችን መፍጠር የግዴታ አስፈላጊ ነው ብዬ ስለማመን፤ ግኝቶችን እየፈጠርኩና ወደ ተግባር እየገባሁ እገኛለሁ። በአብዛኛው ጊዜ አዳዲስ ግኝቶችን ለመፍጠር ከሀሳብ ተነስተን፣ ሀሳቦችን በማደራጀት ወደ እሱ በማ

ቤተሰብ በወር አንድ ጊዜ ስብሰባዎችን እናደርጋለን በዚህ በምንሰበሰብበት ጊዜ ባሳለፍናቸው ሰላሳ ቀናት ውስጥ ያጋጠሙን ችግሮች ያጋጠሙን ችግሮች ደግሞ በምን አይነት መልኩ እንደፈተናቸው። እነዛን ችግሮች ደግሞ ለመፍታት የሄድበት ርቀት ምን ያህል እንደሆነ ያልተፈቱ ችግሮች ካሉ ደግሞ በምን ምክንያት እንዳልተፈቱ ያልተፈቱበትን ምክንያት በዝርዝር በማቅረብ በውይይት አዳብረን ተወያይተን መፍትሄዎችን በማስቀመጥ እንዲሁም ደግሞ ያጋጠሙ ችግሮች መንስኤያቸው መነሻቸው ምንድነው? ችግሮቹ ምንድነው? የሚሉ ጉዳዮችን በደንብ አድርጎ በመገንዘብ እነዛን ችግሮችን እንትን በመፍታት ወደፊት ደግሞ እንዳይገጥሙ ችግሮች ችግሮችን ላይ በመማር ችግሮችን ከችግሮች በመለየት የትኛው ችግር ከባድ ነበር። የትኛው ችግር ቀላል ነበር። የትኛው ችግር ደግሞ በመካከለኛው ደረጃ ነው። ብለን ደረጃ በማውጣት በመለየት እና ለችግሮች በቀላሉ እጅ መስጠት እንደሌለብን እና መፍትሄዎችን በማስቀመጥ ለችግሮቻችን ቁልፍ ሚና የሚጫወት ስለሆነ ስብሰባዎችን በማረግ የተለያዩ ውይይቶችን እናደርጋለን ከዚህም በተጨማሪ ማህበራዊ ህይወታችን ምን እንደሚመስል እንወያይበታለን። የተሰባዊ ቁርኝነታችን ምን ያህል እንደሆነ ውይይቶች እናደርግበታለን። የተለያዩ ማህበራዊ ኢኮኖሚያ የሆኑ ችግሮችን ለመፍታት በጋራ በመሰባሰብና በመወያየት እናሳልፋለን። ስለሆነም ቤተሰብ በወር አንድ ጊዜ በመሰብሰብ ችግሮችን በመለየት ለችግሮቹ መፍትሄ በማስቀመጥ በቀጣይ ደግሞ ሌሎች ችግሮች እንዳያቃጥሙ ጥንቃቄ አድርጎ መስራት እንደሚያስፈልግ የጋራ ውይይቶችን በማረግ የጋራን መግባባት ላይ በመድረስ ቤተሰባዊ ስብሰባዎች እየተሰበሰቡ ውይይቶች እናደርጋለን። ከዚህም በተጨማሪ ጥፋት ያጠፉ የቤተሰብ አባላት ካሉ በምን ምክንያት ሊያጠፉ እንደቻሉ ይጠየቁበታል። ከተጠየቁም በኋላ በምን ምክንያት እንደውም ምክንያታቸውን አስቀምጠው ውይይት ይደረግበታል። ያ ምክንያት አሳማኝ ከሆነ ተቀባይነት ያገኛል። የማያሳምን ከሆነ ደግሞ በቀጣይ መስተካከል እና ጥሩ ነገር መደረግ እንዳለበት እና ተስተካክሎ ወደ ተግባር መገባት ያለበት ነገር እንደሆነ ርማት ይደረግበታል። ስለዚህ ተሰባስቦ መወያየት በጣም አስፈላጊ መሆኑን ለሌሎችም ባሪያነት የምንጠቅሰውና ሌሎችም እንደዚህ አይነት ውይይቶችን እንዲያደርጉ የምንመከበት ጊዜ አለ። እነዚህ ውይይቶች በሚደረጉበት ጊዜ ቃል ጉባኤ በተደገፈና ቃል ጉባኤ እየተያዘባቸው ውይይቶች ይደረጋሉ። ከባለፈው ውይይት በመነሳት ምን ያህል ልዩነቶች አሉ? የተስተካከሉት ቴቶቹ ናቸው ያልተስተካከሉት ጉዳዮች አሉ የሚሉት ነገሮች ይገመግማሉ። የተገመገሙት ደግሞ ግብረ መልስ ይሰጣቸዋል። በግብረ መልሱ መሰረት ደግሞ በቀጣይ አቅጣጫ ስተቀምጦ ውጤት እንዲመጣና ውጤቶቹ ደግሞ ስኬታማና ውጤት የሚታይ የሚዳስስ እንዲሆን ለማድረግ አስፈላጊ ስለሆነ። በቀጣይ ውጤታማ ስራዎችን ለመስራት የቀጣይ አቅጣጫ በማስቀመጥ የቀጣይ ነጥቦችን በማውጣት በመሰጠጣት ውይይቶችን እናደርግበታለን። ሁለተኛ ተሰባስበን ጨዋታ ሳቅ የቤተሰብ ጊዜ እናሳልፍበታለን እንጠያየቅበታለን የተለያዩ የገጠሙን ገጠመኞች በማንሳት ሳቅ ጨዋታዎች ይደረጉበታል። ስለሆነም የቤተሰብ ቢያንስ ባንስ ባንስ በወር አንድ ጊዜ ቢበዛ በወር ሁለት ጊዜ መደረግና ውይይቶች መደረግ እንዳለባቸው ከእኛ ከምናደርገው ስብሰባ በመነሳት ምን ያህል ውጤታማ እንደሆነ ለማረጋገጥ እችላለሁ። ስለዚህ እንደኛ ቤተሰብ በቤተሰብ ደረጃ በየወሩ በሰላሳኛው ቀን እየተሰባሰብን የተለያዩ ሀሳቦችን አውጥተን የጠቅለል ያለ ውሳኔ በማስቀመጥ ይዛችን እናሳልፋለን።

ስጦታ መስጠት በጣም ከምወደውና ከሚያስደስተኝ ነገሮች አንዱ ነው። ምክንያቱም ስጦታ በምትሰጥበት ጊዜ የሌሎችን ደስታ ታያለህ የሌሎችን መደነቅ ታያለህ የሌሎችን እርካታ ታያለህ። ስለሆነም ስጦታ የምሰጣቸው በርካታ ወገኖች አሉ ከእነሱም መካከል ለቤተሰብ ለጓደኛ ለፍቅር ጓደኛ ለልጆቼ ለወንድምና እህት ለእናትና አባት እና ለጎረቤት ስጦታዎችን በመስጠት ጊዜ አሳልፋለሁ። ለቤተሰብ የሚሰጥ ስጦታ ልዩ ክብር ያለውና እንደ አልባሳት እንደ የተለያዩ የጌጣጌቶችም የመሳሰሉ ነገሮች ሊሰጡ ይችላሉ። ቤተሰብ ስጦታ በምትሰጥበት ጊዜ ቤተሰብ የሚሰጥህ ግብረ መልስ ቤተሰብ የሚሰጥህ መልስ ቤተሰብ የሚሰጥህ ደስታና ፍቅር ልዩ ነው። ስለዚህ ለቤተሰብ ስጦታ መስጠት በጣም እወዳለሁ። እንዲሁም ለጓደኛ ስጦታ በምሰጥበት ጊዜ የተለያዩ በዓላት በሚኖሩበት ጊዜ የተለያዩ ዝግጅቶች በሚኖሩበት ጊዜ ለጓደኛ መስጠት የሚገባውን ስጦታ በመግኘት በመስጠት ለጓደኛ በሚስ ሰጠው ስጦታ በጓደኛህ ላይ በጓደኛዬ ላይ የሚስ የሚያሳየውን እርካታ ደስታ መደነቅና አስተውሎት በጣም ስለማየው በጣም ደስ ይላል ስጦታ መስጠት። ለፍቅር ጓደኛዬ የሚሰጥ ስጦታ የፍቅር የሚሰጥ ስጦታ ልዩ በጣም ትኩረት የሚሰጠው ለቀጣይ ህይወት መሰረት የሚጣልበት ፍቅረኛ ፍቅረኛየ ያላት ነገር በቀጣይ ህይወታችን ምን እንደሚሆን በደንብ የመሰረት ድንጋይ እንደማስቀመጥ ያህል ነው። ለፍቅር ለፍቅር ጓደኛዬ የሚሰጥ ስጦታ በጣም ጥልቅ በጣም ልዩ በጣም መሰጠት በጣም መሰጠት የሚገባውና ልዩ ትኩረት የሚደረግበት ነው። ስለሆነም ለፍቅር ጓደኛ ስጦታ መስጠት እወዳለሁ። ለልጆች ለልጆች የምትሰጥ ስትወጣ ልጆችን ያስደስታል ልጆች በቀጣይ ሰጪ እንዲሆኑ ያደርጋቸዋል ልጆች መስጠት ምን ያህል እንደሚያስደስት ደስታ በመስጠት ውስጥ ደስታ እንዴት እንደሆነ ያዩ ያዩ ያድጉበታል ስለሆነም ለልጆች ደስታ ስጦታ መስጠት በጣም አስፈልጊ ነው። ለወንድምና ለእህቴም የሚሰጥ ስጦታ ለወንድምና ለእህቴም የሚሰጥ ስጦታ በመስጠት ለወንድምህ ያለህን ክብር ለእህትህ ያለህን ክብር ትገልጽበታለህ ስጦታውን የሚቀበሉትና ወንድሞች ያላቸው ደስታ ያላቸው እርካታ ያላቸው በአንተ ላይ መተማመን ይገለጣል። ስለሆነም ለህትና ወንድም ስጦታ መስጠት በጣም ያስደስታል መሰጠት አለበትም እላለሁ ለእናትና ለአባት የሚሰጥ ስጦታ አለ። እናትና አባትን አክብሮ ስላሳደጋችሁኝ ስለወልዳችሁኝ ስለምትንከባከቡኝ ስለምትወዱ ያመሰግናል የሚል ስጦታና የተለያዩ ስጦታ አይነቶችን መስጠት በጣም አስፈላጊና በጣም የሚያስደስት ጉዳይ ነው። እናትና አባት የሚሰጥ ስጦታ ወደር የለውም። እናትና አባት የሚደሰት ደስታ ማየት ከስጦታም በላይ ነው የእናትና አባትን ደስታ ለማየት መስጠት ያስፈልጋል። መስጠት ደግሞ ሌሎቹን እንዲሰጥ ያደርጋል በመስጠት ውስጥ መስጠትን ማስተማር ያስፈልጋል። ለጎረቤት ስጦታ መስጠትም እንዲሁ ቤተሰብ ጎረቤታዊ የሆነ ግንኙነትን ያጠናክራል። የጎረቤት የእርስ በእርስ መተሳሰብ በማህበራዊ በኢኮኖሚያዊ እና በተለያዩ ግንኙነቶች ላይ ያለንን መስተጋብር ያለንን ግንኙነት ያለንን መተሳሰብ ድንቅ እንዲሆን ያደርጋል። ስለዚህ ለጎረቤት ለቤተሰብ ለእናትና አባት ለወንድም ለልጆች ለፍቅር ጓደኛና ለሌሎችም ስጦታ መስጠት በመስጠት ውስጥ መደሰትም በመስጠት በመስጠት ውስጥ ፍቅርን በመስጠት ውስጥ ስጦታን በመስጠት ውስጥ በጋራ አብሮ መኖርን በመስጠት ውስጥ መተሳሰብን በመስጠት ውስጥ ፍቅርን በመስጠት ውስጥ አብሮ መኖርን በመስጠት ውስጥ ሰብአዊ የሆነ ሰብአዊነትን የሚገልጡ የተለያዩ እውነታዎችን የሚገልጽ ስለሆነ መስጠት በጣም ያስደስታል። ስለዚህ ስጦታ መሰጠት ያለበት ወደፊትም መለመድ ያለበት በደንብ መስፋፋት ያለበት እንደ ትምህርትም ሆኖ መሰጠት ያለበት እና መቀጠል ያለበት ጉዳይ ነው ማለት እወዳለሁ። ስጦታ መስጠት በጣም ወሳኝነቱ ሰው ለሰው ያለውን ሰው ከሰው ጋር መተሳሰቡን ሰው ከሰው ጋር ያለውን ቁርኝነት በደንብ አድርጎ እንዲያይና እንዲያስተውል ያደርገዋል። መስጠት በመስጠት ማለት መታደል ነው። እግዚአብሔር በስጦታ መልኩ ራሱን ህይወቱን አሳልፎ እንደሰጠን እኛ ደግሞ ቁሳቁስ መስጠት ቁሳቁስ መስጠት ደግሞ ምንም

ቀልድ መናገር በጣም እወዳለሁ ምክንያቱም ቁም ነገር አዘል የሆኑ ነገሮች በቀልድ ተዋዝተው ሲቀርቡ በቀላሉ የሰው ልጅ አእምሮ ላይ ታትመውና ተቀርጠው ስለሚቀሩ እነዛ ነገሮች ደግሞ በቀላሉ ወደ ተግባር መውረድ ስለሚችሉ በቀልድ መልኩ የሚተላለፉ መልእክቶች ብዙን ጊዜ ውጤት ስለሚያመጡ ቀልድ መናገር በጣም አስፈላጊም ነው ከመውደድም በላይ ነው።

በእኛ ባህል መሰረት ሰርግ የሚከናወነው እንደሚከተለው ነው በመጀመሪያ የሙሽራው ቤተሰቦች ለሙሽሪት ሽማግሌ ስነ ስርዓት በመላክ ይከናወናል ሽማግሌዎቹ ይሄዱና ልጃችሁን ለልጃችን በማለት ይጠይቃሉ በተጠየቀው መሰረት የሙሸሪት ቤተሰቦች ፍቃዳቸው ከሆነ በቀጣይ የሰርግ ቀኑ ይቆረጥና ሰርግ ሰርግ ቀን ተወስኖ የምግብ ዝግጅቱ ይቀጥላል። ምግቦችም የተለያዩ ባህላዊ ምግቦች ከመጠጥ እንደጠላ ጠጅ ብርዝ የመሳሰሉ ዝግጅቶች ከምግብ ደግሞ የተለያዩ የምግብ አይነቶች ይዘጋጃሉ ከምግቡም በተጨማሪ ደግሞ ባህላዊ አልባሳት እንደ ቀሚስ ካባ የመሳሰሉት አልባሳት አብሮ ጎን ለጎን ይዘጋጃሉ እነዚህ ከተዘጋጁ በኋላ የሰርጉ ቀን ሙሽራው ሙዚዎቹን በማስከተል በርካታ ሰዎች ታጅቦና በመሃል ሆኖ እየተጨፈረለት ወደ ሙሽሪት ቤት ይሄዳል። ወደ ሙሽሪት ቤት ከሄደ በኋላ ሙሽሪት ቤተሰቦች አናስገባም ሰርገኛ በማለት በሩን ጠቅጥቀው በመያዝ አናስገባም ይላሉ። አናስገባም ካሉ በኋላ በርካታ ግፊና መፋጠጦች ካለፉ በኋላ የሙሽራው ቤተሰቦች እንደምንም ብለው ከቻሉ በጉልበት ካልቻሉ ደግሞ የተለያዩ ስጦታዎችን በመስጠት በማባበል በሩን እንዲከፍቱላቸው በማድረግ ይገባሉ ከገቡ በኋላ ሶስት የተለያዩ ሴቶች ቀሚሳቸውን ለብሰው ፊታቸውን ተሸፍነው ይቀመጣሉ ከዛ በኋላ የሙሽራው ፈተና ይቀጥላል ሙሽራው ከሶስት ሴቶች ውስጥ የእሱ የሆነችዋን መርጦ መያዝ ይጠበቅበታል ከዛም ሙሽራው ከተቀመጡት ተሸፍነው ከተቀመጡት ሶስት ሴቶች መካከል አንደኛዋን ይመርጣል። የመረጣት ሴት ምናልባት ሚስቱ ካልሆነች ቅጣቱን ይቀጣና ያን ቅጣት ከፍሎ ሚስቱን እንዲወስድ ይደረጋል። ከዛ በመቀጠል ጭፈራው ይደራል። ጭፈራው ይከናወናል። የተለያዩ ጭፈራዎች ይከናወናሉ 'አሞራው በሰማይ ሲያይሽ ዋለ' ሙሽሪትን እያለ 'አረ ሚዜው ሌላ ነው ሽቶው ውሃ ነው' እያሉ በሙሽራውና በሙሽሪት ቤተሰቦች መካከል የመሞጋገስም ሆነ የማጣጣል ዘፈኖች ይዘፍናሉ በርካታ ጭፈራወች ይጨፈራል ይፎከራል ይሸለላል

ታሪክ መናገር እወዳለሁ በተለይም ደግሞ የግለ ታሪክ የግለ ሰብ ታሪክ የሀገር ታሪክ የአለምን ታሪክ የታሪካዊ ቦታዎችን አመጣጥ ታሪክ ማዋቅ ስለምፈልግ በደንብ ታሪክ መናገር እወዳለሁ። ምክንያቱም ታሪክ በመናገር የተለያዩ እውቀቶችን ማስተላለፍ የተለያዩ እውነታዎችን ከትውልድ ወደ ትውልድ ማስተላለፍ ይቻላል። የግለሰብን ታሪክ ያ ግለሰብ ስለሰራቸው ስላሳለፋቸው ስላሳካቸው ስኬቶች በጥልቀት በትውልድ ማስተላለፍ መናገር መተረክ በጣም ያስደስተኛል ስለሆነ። ታሪክን መናገር በጣም እወዳለሁ። የአለምን ታሪክ በደንብ ተገንዝቦ አለም ከዚህ በፊት የነበራት ታሪክ ምንድነው አሁንስ ያላት ታሪክ ምንድነው? ወደፊትስ የአለም ታሪክ ምን ሊሆን ይችላል? የሚሉትን ጉዳዮች በጥልቀትና በጥልቀት ለማወቅ ታሪክን በመናገር ለቀጣይ ትውልድም ታሪክን በማስቀመጥ የተለያዩ ነገሮችን ትምህርት እንዲሆኑ ማድረግ ይቻላል። ስለሆነም አለም ትናንት ከነበረችበት አሁን ላይ ካለችበትና ወደፊት ከምትሆንበት ከሶስቱ በንጥጥር ለማስቀመጥ ታሪክን መናገር ታሪክን መጻፍ ታሪክን መታረክ አስፈላጊ ነው። የአለምን ታሪክ በደንብ መገንዘብ ለቀጣይ ትውልድ መወሰኝነት አለው። የባህላዊ ቦታዎችን ታሪክ ማወቅም እንዲሁ ባህላዊ ቦታዎች ወይም ደግሞ ታሪካዊ ቦታዎች ማለት የታሪክ የታሪካዊ ቦታዎችን መገኛ የት ነው? እነዛ ታሪካዊ ቦታዎች እንዴት ሊገኙ ቻሉ? በማንስ ተገኙ እንዴትስ አገልግሎት እየሰጡ ነው። አሁንስ ያሉበት ሁኔታ ለጎብኚዎችስ እንዴት ያሉበት ቁመና ምንድነው? ጎብኚዎች ሲሄዱስ ምንድነው? ሊያገኙ የሚችሉበት እውቀት የሚለውን በመለየት ታሪክን መናገር አስፈላጊ ነው። የግለሰብን ታሪክም እንዲሁ የግልን ታሪክም እንዲሁ በግል የህይወት ታሪክ ውስጥ መቀመጥ ያለፍናቸውን አንድ ግለሰብ የራሱን የህይወት ታሪክ ስም ሲናገር ያሳለፋቸውን ውጣ ውረዶች ያሳለፋቸውን ስኬቶች ያገኛቸውን የተለያዩ ግለሰቦች የጠቀሙትን ጉዳት ያደረሱበትን ነገሮች በመለየት ለትውልዱ በማስቀመጥ እንደ ታሪክ መነገር ይችላል። ስለሆነም ታሪክ መናገር ለትውልድ መዳበር ለታሪክ ከአንድ ትውልድ ወደ ትውልድ ላይ የትውልድ እንዲሸጋገር እንደ ድልድይ መጠቀሚያ ይሆናል። ስለሆነም ታሪክን መናገር ምንም አይነት ማመንታትም ሆነ ማወላወል አያስፈልግም። ታሪክን በደንብ በተደራጀና በተንሰላሰለ መልኩ ለትውልድ ማስተላለፍ መናገር መተረክ አማራጭ የሌለው ግዴታ ነው ብዬ አምናለሁ። ስለሆነም ታሪክን እንደየዘርፉ እንደየፈርጁ በየአይነቱ በመመደብ የተለያዩ የታሪክ አይነቶችን ከአመጣጣቸው አሁን እስካሉበት እንደገን ደግሞ ወደፊት ምን ሊሆኑ ይችላሉ የሚለውን ግምታዊ የሆነ ትንታኔ እስከማስቀመጥ ድረስ። ከዚህ በፊት ካሳለፉት ነገር በመነሳት የተለያዩ ታሪኮችን መናገር ለትውልድ ማሳወቅ ለማህበረሰቡ ማሳወቅ ለአለም ህዝብም ማሳወቅ ጎብኚዎችም በቀላሉ መጥተው እንዲጎበኟቸው ማድረግ ይቻላል።

ስነ ጥበብን በጣም እወዳለሁ። ስነ ጥበብ የተለያዩ የጥበብ ስራዎችን መስራት ማለት ነው። ስነ ጥበብ ከሚባለው ውስጥ የስዕል የስነ ጥበብ ስራዎች። ስራዎች የሙዚቃ የስነ ጥበብ ስራዎች የዳንስ የስነ ጥበብ ስራዎች የተለያዩ የስነ ጥበብ ስራዎችን የተለያዩ ዝግጅቶች ማድመቂያ ትምህርታዊ የሆኑ መድረኮችን ማስኬጃ። የተለያዩ ስራዎችን በምንሰራበት ጊዜ ጥበብ በተሞላበት እና ማራኪና ሳቢ በሆነ ሁኔታ እንዲሰሩ ለማድረግ። ስነ ጥበብ እንወዳለን። ስነ ጥበብ በመውደዴ የተለያዩ የስነ ጥበብ አይነቶችን እየሰራሁ እገኛለሁ። ከእነዚህ ውስጥ የስነ ጥበብ ስራዎችን የስዕል ስራዎችን እሰራለሁ ስዕልን በመሳል ለተለያዩ አውደርእይዋች ላይ ስዕሎችን በማቅረብ ሰዎች እንዲጎበኟቸውና የገቢ ምንጭ እንዲገኝ አደርጋለሁ። በአጠቃላይ ስነ ጥበብ የተለያዩ የጥበብ ስራዎችን። ጥበብ በተሞላበት ወይም ደግሞ ተሰጦን መሰረት ያደረገ ስራዎችን መስራት ሳቢ ማራኪና ተወዳጅ የሆኑ በሆነ መልኩ ለሰዎች ስራዎችን ማቅረብ ማለት ነው

የመውዳቸው የቀለም አይነቶች የሚከተሉት ናቸው እነሱም አርንጓዴ ቢጫ ቀይና ሰማያዊ ቀለሞችን በጣም አብዝቼ እወዳለሁ። እነዚህን ቀለሞች የምወድበት ምክንያት አረንጓዴ ቀለም ልምላሜን የሚያሳይና ሙሉ ተፈጥሮን የሚገልጽ ጥዋት አርንጓዴ ቀለም ነው ያላቸው ተፈጥሮ መሬት ሳር በልምላሜ ወቅት አርንጓዴ ቀለም ጋራ ሽንጠረሩ ዝናብ በሚያገኝበት ሰዓት በአረንጓዴ ሳሮች የተሸፈነ ነው ስለዚህ አረንጓዴ ልምላሜን የሚያሳይ ስለሆነ። አረንጓዴ ቀለምን እወዳለሁ። በሁለተኛ ረጅም ቢጫ ቀለም ቢጫ ቀለም የምወድበት ዋናው ምክንያት ቢጫ ተስፋን የሚያጭርና ወደፊት ጥሩ ውጤት ለማመጣት በርትቶ መስራት የተለያዩ እንቅፋቶችን በትግስት መውጣት የተለያዩ ችግሮች ቢያጋጥሙም ያለምንም መሸነፍ ችግሮችን አሸንፎ ውጤት ማስመዝገብን የሚያሳይ ቀለም አይነት ስለሆነ ቢጫን በጣም አብዝቼ እወደዋለሁ። ቀይ መስዋዕትነትን የሚያሳይ የቀለም አይነት ነው። ቀይ ላመንበት ላቀድነው መስዋዕትነት መክፈል ለቤተሰቦች መስዋዕትነት መክፈል ለሀገር መስዋዕትነት መክፈል ለአለም ሰላም መስዋዕትነት መክፈል ለኑሮ። ኑሮን ለማሸነፍ መስዋዕትነት መክፈል የመሳሰሉትን የሚገልጽና መስዋዕትነትን የሚገልጽ የቀለማ አይነት ነው። ቀይ ስለዚህ ቀይንም እወደዋለሁ። ሰማያዊ ሰማያዊ ቀለም ደስ ይላል ምክንያቱም በጣም ጥቁር አይደለም በጣም የሚል ቀለም የሚያስጠላ አይነት ቀለም ስላልሆነ። ደስ የሚል የተፈጥሮ ሰማይን የሚያሳይ ሰማይ በሰማያዊ ከለር አለው ተብሎ ነው የሚገመተው እና ሰማይ ደስ ይለኛል። በተለይም ሶስቱ ቀለማት አረንጓዴ ቢጫ ቀይ የሀገራችን የኢትዮጵያ ባንዲራ መለያ አርማዋ ብዙ ስሆነ በሁለተኛ ደረጃነት እነዚህ ቀለሞች በአእምሮዬ ላይ ታትመው እንዲቀሩ ያደረጋቸው ይህ ነው። ስለዚህ ቀለማትን አብዝቼ የምወዳቸው ቀለሞች ከላይ የዘረዘርኳቸው ሲሆኑ። እነዚህን ቀለሞች በማየበት ጊዜ ለምን እንዴት እና በምን አይነት ሁኔታ ላይ እንዳለሁና ምን ማድረግ እንዳለብኝ? ራሴን ምን ላይ እንደሆንኩኝ ያሳዩኛል። ስለዚህ እነዚህ ቀለሞች በብዛት በአካባቢዬ ቢኖሩ ደስ ይለኛል። እነዚህን ቀለሞች በማይበት ሰዓት የራሴን ትርጉም እና የራሴን አላማ እንዳይ እንድፈትሽና ምን ማድረግ እንዳለብኝ? መፍትሄ እንዳገኝ ያስችሉኛል። ስለሆነም ቀለማትን በጣም አድርጌ የምወዳቸው ቀለማት ካሉት የቀለማት እነዚህ ናቸው። እነዚህ ቀለማት አካባቢ እንዲኖሩ የራሴን አስተዋጽኦ እያደረኩ እገኛለሁ። እነዚህ ቀለሞች በተለይ አረንጓዴ በጣም አስፈላጊ ቀለም ሰዎች መሬትን በአዝርት በሚሞሉበት ጊዜ አዝርቶ በሚበቅልበት ጊዜ የሚሰጠው ቀለም አረንጓዴ ነው። እጽዋት በአመቱ ሙሉ አረንጓዴ ቅጠል አላቸው ይሄ አረንጓዴ ቅጠል ደግሞ ምግባቸውን እንዲያዘጋጁ ይረዳቸዋል። የፀሀይ ብርሃንን በመቀበል ይህ ቀለም ደግሞ በጣም ደስ ይላል። ለኛም ይህ አረንጓዴ ቀለም ልምላሜን ይሰጠናል። ይህ ልምላሜ ደግሞ በቀጣይ ያለንን ህይወት ጥሩና ተስፋ ያለው ህይወት እንደሆነ እንድንረዳ ያግዘናል። ስለሆነም ቀለማትን በጣም የምወዳቸው በዚህ ምክንያት ነው ማለት ነው

ሁለት አይነት ፊልሞችን አብዝቼ እወዳለሁ። እነዚህ ሁለት አይነት ፊልሞች አንደኛው ጆርጅ ኦፍ ዘ ጀንግሉን ወይም ደግሞ የጫካው ንጉስ አይነት ስያሜ ያለውና ዛሬው የተሰኙ ሁለት ፊልሞችን እወዳለሁ። ጆርጅ ኦፍ ዘ ጀንግል አንድ ሰው ጫካ ውስጥ ለመኖር የሚያደርገውን ወጣ አውርድ የሚያጋጥሙትን እንቅፋቶች የሚያደርጋቸውን የተለያዩ ተግዳሮቶችን የሚያሳይና የዱር እንስሳት ጋር ያለውን መስተጋብር ምን እንደሚመስል የዱር እንስሳት የሚያደርጉትን እንቅስቃሴ ለመልመድ ያን በሚያደርግበት ጊዜ የሚያጋጥሙት እንቅፋቶች ምን ምን እንደሆኑ የሚያሳይ የፊልም ዘውግ ያለው ነው። ሁለተኛ እንሳሮ እንሳሮ በአማርኛ ቋንቋ የተሰራ ፊልም ሲሆን በጣም ታሪካዊና ደስ የሚል ፊልም ነው። እሱም በአንድ አካባቢ እንሳሮ በተባለ አካባቢ የተፈጠረ አንድ ከተማ የሄደ ሰው። በዛ አካባቢ ያለችን ሴት ለማግባት የሚያደርገውና እሷም ያን ሽሽት ወደ ጫቃ በምትሄድበት ጊዜ ጨቃ። ሽፍታ ይዛትና ከዛ ሽፍታ ጋር የፍቅር ግንኙነት ጀምራ በዛ ፍቅር ግንኙነት ወቅት። የሚደርሱ እያንዳንዱ ማህበራዊ ኢኮኖሚያዊና የተለያዩ ጉዳዮችን የሚያሳይና የሚያስቃኝ ፊልም አይነት ነው። በጣም ደስ የሚልና አስደሳች ትምህርት ሰጪ አዝነኝ የፊልም አይነት ሲሆን በጣም ከምወደው የፊልም ዘውግ ውስጥ የሚመደብ ነው። አስቂ ፓርት ክፍልም አለው። አሳዛኝ ክፍልም አለው አጓዬ ክፍልም አለው እነዚህን ሶስት የፊልም ዘውጎችን በውስጡ ደምሮ የያዘ የፊልም አይነት ስለሆነ በጣም አድርጌ እወደዋለሁ። በተለይ እንሳሮ የሚባለው አካባቢ በአማራ ክልል በኢትዮጵያ በአማራ ክልል ወደ ሰሜን። በደብረ ብርሃን አካባቢን እንሳሮ። ወደሚባል አካባቢው ሰሜን ሸዋ ተብሎ በሚጠራው አካባቢውን እንሳሮ ወረዳ ላይ የተሰራና እዛ አካባቢ ያለው ማህበረሰብ ባህል ወጉንና ያለውንስ እሴት የሚያሳይ የፊልም አይነት ነው። በዛ አካባቢ ሰው እንዴት እንደሚኖር። የሰው አኗኗር ማህበራዊ ኑሮ። ባህላዊ ዝግጅቶችን ሲያዘጋጅ ባህላዊ ጭፈራዎቹ ምን አይነት እንደሆኑ። የቦታ አቀማመጡ ምን አይነት እንደሆነ። ጫካ ዋሻው። መልካም ምድሩ የሚያሳይና የተለያየ ፊልሙ ገጥታዎችን የሚያስ

የድሮ ፎቶዎችን ለመያዝ የራሴን ጥረት አደርጋለሁ። በተለይ ከልጅነት ጀምሮ አሁን እስካለሁበት ድረስ በተለያየ አጋጣሚዎች የተነሳኋቸውን ፎቶዎች በማደራጀት እና በተለያዩ ቦታዎች በማስቀመጥ ማለትም በፎቶ በአልበም እና በዋሌት በማስቀመጥ አሁን ላይ ያለውትን እና ድሮ የመልክ ገጽታዬን በማነጻጸር ያለውን ልዩነት ለመገንዘብ ይረዱኛል። ስለዚህ የድሮ ፎቶዎችን በአግባቡ እይዛለሁ። በተለያየ አጋጣሚ እስካልጠፉ ድረስ ፎቶዎችን አደራጅቼና በቅደም ተከተላቸው ከመቼ እስከመቼ ያሉትን ከጀርባቸው ማስታወሻ በማስቀመጥ በተለያየ ጊዜ በተለያዩ ዝግጅቶች የተነሳኋቸውን ፎቶዎች አደራጅቼ በመያዝ ለተለያዩ ጊዜ እንደ ማስታወሻ እጠቀማቸዋለሁ። ፎቶዎች መያዝ በጣም ደስ ይላል። አንደኛ ወደፊት ያለንንና እስካሁን የመጣንበትን ጊዜ ያሳዩናል። አንደኛ በአካላችን ላይ ያለውን ለውጥ እናያለን። ከዚህ በፊት የልጅነታችን ግጽታ ምን እንደሚመስል፤ አሁን ላይ ጎልምሰን ምን እንደምንመስል በኋላ አርጅተን ደግሞ ምን እንደምንመስል ያለውን ሂደት ቁልጭ አድርገው ስለሚያሳዩ የድሮ ፎቶዎችን መያዝ በጣም ደስ ይላል። የድሮ ፎቶዎችን በመያዝ ለተለያዩ ማስታወሻ የተለያዩ ሚሞሪዎችን ከዚህ በፊት ያሳለፍናቸውን ጊዜዎችን ልናስታውስ በዛ ጊዜ ምን እንደነበረ በዚያ ጊዜ የገጠሙን ነገሮች ካሉ እንድናስታውሳቸውና የገጠሙን ነገሮች በጎ ነበሩ ወይስ አሉታዊ ነገሮች ናቸው ወይስ አዎንታዊ ነገሮች የሚሉትን በማስታወስ ከነዛ ነገሮች ያገኘነው ጥቅም ወይስ ደግሞ የጉዳይ ነገር ምንድነው? የሚሉትን ነገሮች በማገናዘብ እነዛ ፎቶዎች ላይ ትምህርት ለመውሰድ እንችላለን። ስለዚህ የድሮ ፎቶዎችን እይዛለሁ። የድሮ ፎቶዎችን በመያዜም ለተለያየ ጊዜ የልጅነት ፎቶዬንና አሁን ያለሁትን ፎቶ በማነፃፀር ያለውን ልዩነት እንድገነዘብ ይረዱኛል። የድሮ ፎቶዎች በአግባቡ መያዝ በጣም አስፈላጊ ነው። እነዛ ፎቶዎች ታሪካዊ ናቸው። ምክንያቱም በዛ ወቅት የነበረውን አካባቢ የነበርኩበትን ሁኔታ ያለሁበትን እና ምን እንደምሰል ያሳያሉ። ፎቶ መያዝ በጣም አስፈላጊ ነው። እነዚህ ፎቶዎች ደግሞ በአግባቡ እንዳይበላሹ በማረግ በዋሌት በአልበም በፎቶ እንዲሁም ደግሞ አሁን አሁን ላይ ማህበራዊ ድረ ገጽ ላይ እንደ ፌስቡክ ቴሌግራም ባሉት ላይ በመጫን እና ሰውም ያያቸዋል። ሁለተኛ ደግሞ እኔም ኦንላይን ላይ ተቀምጠውና በፈለኩት ጊዜ ከፍቼ ድረ ገጾች ላይ ያለኝን በማን ሸርተት በማድረግ እንዳያቸው እና የኋላዬን እንዳስታውስ ይረዱኛል። ስለዚህ የድሮ ፎቶዎችን በጥሩ ሁኔታ የተነሳኋቸውን ፎቶዎች በጥሩ ሁኔታ ይዤ እገኛለሁ ማለት ነው።

የስራ እድገት እየፈለጉ ነው ምክንያቱም በወቅቱ ዘመኑ ቴክኖሎጂው እየፈጠነ በሄደ ቁጥር ከቴክኖሎጂው ጋር አብረው ሊሄዱ የሚችሉ ስራዎችን በመፈለግና የደረጃ እድገት በማድረግ እነዛን ስራዎች መስራት ስለምፈልግ የስራ እድገት እየፈለኩ እገኛለሁኝ። ከዚህ በፊት የነበረው የስራ አብሮህ ከቴክኖሎጂው ጋር የመሄድ ስለሆነ ከቴክኖሎጂው ጋር እንዲሄድ ደግሞ የራሴን እድገት በማድረግና የተለያዩ ስልጠናዎችን በመውሰድ የስራ እድገት ለማግኘት እየፈለኩ እገኛለሁ። በተለይም አሁን ላይ ቴክኖሎጂው በጣም እየፈጠነና አለም በፈጣን ሩጫ ውስጥ ስለምትገኝ የስራ እድገት አስፈላጊ ነው ምክንያቱም የስራ እድገት አንደኛ ኑሯችን በቀላሉ እንድንሞላ እንድንኖር ያስችለናል መሰረታዊ ፍላጎቶች ፍላጎቶቻችንን እንድናሟላ ያግዘናል። የተለያዩ ስልጠናዎችን በቀላሉ መውሰድ እንድንችል ያስችለናል ስለዚህ የስራ እድገት እየፈለኩ የተሻለ ክፍያ በማግኘት የዚህ ህይወትን ቀለልና ምቹ አስተማማኝ በሆነ ሁኔታ ለመኖር ያስችላል የስራ እድገት ተጨማሪ ክፍያን ስለሚያስገኝ ለህይወታችንም በጣም ተመራጭና አስፈላጊ ነው። ስለዚህ የስራ እድገት ማድረግ ከጊዜው ጋር አብሮ የሚሄድ መቅረት የሌለበት ጉዳይ ነው የስራ እድገትን ለማድረግ ለማግኘት ደግሞ መማር ማወቅ ዘመኑን የዋጀ አስተሳሰብ መኖር አስፈላጊ ነው። ከዘመኑ ጋር አብረው ሊሄዱ የሚችሉት ቴክኖሎጂ ነክ የሆኑ ስልጠናዎችን አጫጭር ትምህርቶችን በተገኘው አጋጣሚ ሁሉ በመውሰድ የስራ እድገት ማግኘት ያስፈልጋል። ስለዚህ የስራ እድገት ምንም አማራጭ የሌለውና ወደፊትም መቀጠል ያለበት አብሮ ከጊዜው ጋር አብሮ መፍጠን አብሮ ማደግ አብሮ ወደፊት መስፈንጠር ያስፈልጋል። ስለዚህ የስራ እድገትን ለማግኘት ደግሞ ራስን ከዘመኑ ጋር መዋሃድ ዘመኑን ያዋጁ የተለያዩ ስልጠናዎች ላይ በመገኘት የተለያዩ ስልጣን ኦንላይንም ሆነ በአካል የሚሰጡ ስልጠናዎችን በመውሰድ ራስን ማሻሻል ራስን ማሰልጠን ራስን ንቁ አድርጎ የስራ እድገት ማግኘትን ያስፈልጋል። ስለዚህ የስራ እድገት የተሻለ ልምድ ሳገኝ የተለየ ክህሎት ሲኖረኝ እየፈለኩ እያሻሻሉም እገኛለው አሁንም ኣሻሽያለው አሁንም ምንም እንኳን ባሻሽል በዚሁ አልቀርም። ቀጣይ የሰራ እድገት ማግኘት ስላለብኝ ተጨማሪ የስራ ልምዶችንና ስልጠናዎችን በመውሰድ ተጨማሪ ክህሎቶችን በመጨመር ሌላ እድገት እየፈለኩ እገኛለሁ ነገም ይቀጥላል። እድገት አያቆምም ምድር ላይ እስካለን ድረስ በህይወት እስከኖርን ድረስ ምንም አይነት ችግር እንዳያጋጥመን የስራ እድገት ማግኘት አስፈላጊ መሆኑን ስለመገነዘብ የስራ እድገት በየጊዜው እያደረኩ እገኛለሁ። ወደፊትም የሚቀጥል ጉዳይ ነው። ስለዚህ የስራ እድገት አሁንም እየፈለጉ ነው ወደፊትም ደግሞ የስራ እድገት እየፈለኩ ራሴን የተሻለ ቦታ ላይ ለማድረስና የተሻለ ክፍያም እያገኘሁ ህይወቴን የኔንም የቤተሰቤንም የአካባቢን ብሎ የሀገሬንም ለውጥ ማየት ያስፈልገኛል ብዬ አስባለው።